ያው ጊዜ እኔ እኔ በደንብ አስተዳድራለሁ። ለምሳሌ ጠዋት ከመንሳቴ በፊት መኝታ ቤት ተነስቼ ዛሬ ምን ማድረግ አለብኝ? የቀኑ ውሎ ማለት ነው። የቀኑ ውሎ መጀመሪያ የሆነ ስፖርት የአካል ጥንካሬ ስፖርት መስራት እና ከዛ በኋላ ደግሞ ያለኝ የጽዳት መጸዳደጃ ሻወርን መውሰድ ፊትን በደምብ ታጥበህ ያው ጸሎትን አደርሰህ የቤት ቤተክርስቲያን ሄደው ወይም የሆነ መስጊድ ሄደ። ጸሎትን ማድረስ ነው። ከዛ በኋላ ያለ ነገር ደግሞ ወደ ቁርሱን ቁርሱን በልተህ ከዛ በኋላ ያለኝ ነገር ደግሞ ወደ የስራ ቦታውን በአግባቡ ወደ ስራ ቦታ መድረስ ነው። ከዛ በኋላ ያለውን ነገሮችን ወደ ስራ የስራ ሁኔታሁኔታዎችን በደንብ ሰርተህ። ስራየን ከጨረስኩ በኋላ ደግሞ እስከ ስድስት ሰዓት ያለው ስራ። ስራ ትሰራለህ ከዛ በኋላ ከስራ ደግሞ ወደ ምሳ እመጣለሁ። ከዛ ከመጣሁ በኋላ ደግሞ ምሳ መስጬ እረፍት ወስጄ። ከዛ በኋላ ያለውን ከስምንት ሰዓት ወደ መድበኛ ስራዬን ተመልሼ እስከ ማታ አስራ አንድ ሰዓት ያሉ ነገሮችን ስራዬን በአግባቡ ሰርቼ ከቢሮዬን ያሉ ሰራተኞች ደግሞ በመግባት ስራዬን በደንብ እሰራለሁ። ከዛ በኋላ ያለው ደግሞ የሻይ የሻይ ሰዓት ስለሆነ ትንሽ አንድ ሰዓት ምናምን ሰርተህ የእረፍትን ከጓደኞቼ ነው እረፍት ወስጄ ማታ ደግሞ ወደ ቤትም ተመልሼ። የው የቀን ውልዬ የነበሩ ስራዎችን መገምገም ነው። ዛሬ እንዴት ነው ነበርኩኝ እንዴት ስሩን የጎደለኝ ነገር ደግሞ ለማስተካከል እሞክራለሁ። ከጓደኞቼ የነበረኝን የሻያ ቡና ጊዜ ደግሞ ለቀጣይስ እንዴት ነው የምሄደው? ለስራዬን ይጎዳኛል ወይም አይጎዳኛም ብለህ በመገምገም የጎደል የሚጎዳኝ ነገር በመቀነስ ነገሮችን ወደ ስራአየ በመስተ በመስተዛዘን። የስራየን ነገሮችን በደንብ በደንብ መስ በደንብ ማስተካክለው። ሌላኛው ነገር ደግሞ ጊዜን በደንብ የሚጠቅምበት ዋናው ምክንያት ደግሞ ማህበራዊ ነገሮችን ይባላሉ። የቤተሰቦች ማህበራዊ ነገሮች ማለት ነው። እንደ ሰርግ ያሉ እንደ ሀዘን ያሉ ነገሮች እንደ ጥምቀት የባዓል ጥምቀት ሊሆን ይችላል ወይም የልጆች ጥምቀት ሊሆን ይችላል። የታመመ ሰው ሂድህ በመጠየቅ ሊሆን ይችላል። የተ የደከሙ አዛውንቶች በማገዝ ሊሆን ይችላል በጉልበት ሊሆን ይችላል። በገንዘብ ሊሆን ይችላል። በብዙ ነገሮችን ስለዚህ የኔ የኔ ጊዜ በደንብ ነው የምጠቀመው የምጠቀምበት ምክንያት ደግሞ እቅድን በማውጣት ነው። እቅድን የቀን እቅድ አለ የአንድ ቀን እቅድ አለ የሳምንት እቅድ አለ። የአንድ ወር እቅድ አለ። ከዛ በኋላ አለፍ ብለህ ደግሞ የስድስት ወር አለ ከዛም ደግሞ የአመቱን እቅድ የሶስት ሶስት መቶ ስልሳ አምስት ቀን ማለት ነው። ስለዚህ ነገሮች እኔ የኔ ጊዜን በደንብ ነው የምጠቀመው። ተኩራርቼ ጌዜ ጊዜን በደንብ የሚጠቅምበት ምክንያት ደግሞ እንደ ግለሰብ በጣም ስለሚጠቅመኝ በዛም ደግሞ እንደ ፋሚሊ ደግሞ በጣም ስለሚጠቅመኝ ከዛ አለፍ ብለህ ደግሞ እንደ ሀገር እንደ ሀገር እና እንደ ህዝብ ስለሚጠቅም ጊዜን በደንብ ነው የሚጠቀመው። ባልሆነ ቦታ ወይ የሆነ የሱስ ቦታ ወይም ወይ የሆነ መጠጥ ቤት ብዙ ጊዜ አልፈጅም። ምክንያቱም ጥቅም ስለሌለበት እኔ ጊዜየን በደንብ ማሳልፈው በስራው ቦታ ስለሆነ ስራዎችን በአግባቡ ነው የምሰራው ምክንያቱም ጊዜየን በደንብ ስለማስተዳድረው። አልፎ አልፎ የሆነ ነገር ችግር ሊገጥም ይችላል። የጊዜን በአግባብ ያለመስተዳደር ስለሆነውም ግን ከችግር ከጥፋቴ ወስጄ በደንብ ነው የማስተካክለው። ስለዚህ ጊዜን በደንብ ማስተዳደር ለማንኛውም ሰው ስለሚጠቅም ጊዜያችን በደንብ መጠቀም አለብን። እና ጊዜያን በደንብ ከተጠቀምክ ደግሞ እንደ ማህበረሰብ እንደ ሀገርም እንደ ማንኛውም ዜጋም ተጠቃሚ ስለሚያደርግ። ጊዜያቸውን እንደ እኔ በደንብ ስለ እንደሚስተ ለማስተዳደር መሞከር አለባችሁ። እና ጊዜን በአግባብ መጠቀም ለሁሉም ማህብረሰብ ለሀገር ለወገን ለሁሉም ተደራሽነት ይደርሳል። እና ጊዜያችን በአግባቡ ተጠቅመን የሀገራችን ልማት ኢኮኖሚ ሁሉም ነገር ነው። ያሳድጋል እና በደንብ ተከባክበን ስራችን በጊዜያችን እንጠቀምና ጊዜን ማስተዳደር በጠቃሚ ነው